በገበያ ዋጋ ላይ መደራደር ትችላለሁ ወይ? ለሚለው ጥያቄ አዎ። በገበያ ዋጋ ላይ መደራደር እችላለሁ። ምክንያቱም በገበያ ዋጋ ላይ ተደራድረን መግዛት አለብን የግዴታ በገበያ ዋጋ ተደራድረን ካልገዛን ያው ጥሩ እንትን አይወጣም ውጤት አይኖረውም። ምክንያቱም በገበያ ዋጋ ካልተደራደርን ዋጋው ይበዛብንና በኋላ ሊቆጨን ይችላል። ስለዚህ ያ ነገር እንዳይፈጠር የግዴታ በገበያ ዋጋ መደራደር አለብን። መደራደር ደግሞ ሲባል ከአንድ ቦታ ወደ ሌላ ቦታ የተለያየ ዋጋ አይነት ስለሚኖር ከፍ እና ዝቅ የሚል እና የገበያ ዋጋ መደራደር ግዴታ ነው። ስለዚህ በገበያ ዋጋ መደራደር ትችላለህ ለሚለው ጥያቄ የእኔ መልስ የሚሆነው አዎ መደራደር እችላለሁ።

ስማርት ፎን አዎ እጠቀማለሁ የምጠቀመው ማለትም ሳምሰንግ ጋላክሲ ኤ ዜሮ አራት የሚባል ስልክ ነው ያው ስማርት ስልክ ነው ስማርት ስልክ ነው እና ይሄ ስማርት ስልኬ ብዙ ነገር እጠቀምበታለሁ ማስታወሻዎችን ይዝበታለሁ ፎቶዎችን አነሳበታለሁ። እና የተለያዩ ነገሮችን የምጠቀመው በዛ በዛ ስማርት ስልኬ ነው ማለት ነው እና እንደ አጠቃላይ ስንወስደው ስማርት ፎን ትጠቀማለህ ወይ? ለሚለው ጥያቄ ስማርት ፎን እጠቀማለሁ። ይሆናል